መዋኘት እኔ እችላለሁ ብዬ መናገር አልችልም። ምክንያቱም የተወሰነ እኔ ስፖርት ሳይንስ ነው የተማርኩት በትምህርት ሁኔታ የተወሰኑ ኮርሶችን ወስጄ ትንሽ ትንሽ እችላለሁ። አይባልም የተወሰነ እሞክራለሁ ግን በዛ ልክ እችላለሁ ማለት አልችልም። እና እኔ መዋኘት እንዲህ ደፍሬ ትልልቅ ውሃ ገንዳ ላይ ወይም ውሃ ወንዝ ላይ ገብቼ መዋኘት አልችልም በጣም ነው የምፈራው። በተወሰነ ትንሽ ትንሽ ስኪል ስላለኝ የተወሰነ ትንሽ ልራመድ ወይም ልንቀሳቀስ እችላለሁ። እንጂ ከዛ ውጪ ግን እንዲህ በደንብ ችዬ ወንዝ ላይ ገብቼ ወይም ደግሞ ትልቅ ውሃ ገንዳ ላይ ገብቼ መዋኘት ስለምፈራ ያን ያህል አልችልም

በባህላችን እኔ በእኛ አካባቢ የሰርግ ባህል በጣም ከጎጅ ባህሎች መካከል አንዱ ነው ብዬ ብናገር። በቃ ምንም ጥርጥር የለውም። ምክንያቱም እንደኛ ባህል ሰርግ በጣም ማለት ነው በጣም ይደገሳል። ያላቸውን ንብረት ሁሉ ማለት ነው። የሁለቱም ተጋቢዎች ቤተሰቦች ያላቸውን ንብረት በሬ ሊሆን ይችላል ገንዘቡን ሁሉ በዛ ሰርግ አሟጣው ጥርግ አድርገው የሚጠቀሙበት ሁኔታ ያለበት ስለሆነ። በጣም እዚህ ላይ ሊሰራበት ትምህርት ህብረተሰቡ ትምህርት እንዲያገኝ ሊደረግበት የሚገባው ባህል ነው። ምክንያቱም ሰው እንዳቅሙ ካኖራች ካለው ሰው ለሰርጉ ቢደግስ ከዛ በላይ በህይወቱ አንድ ጊዜ የሚያገኘው ነገር ስለሆነ ደስ ይላል። ነገር ግን ያላቅማቸው ምንም የሁለቱን ቤተሰቦች ያላቸው ሁሉ አሟጣው ወደ ስደት የሚሰደዱበት ሁኔታ ስላለ። እኔ እዚህ ላይ ከፍተኛ የሆነ ትምህርት ወይም ደሞ መመሪያ ነገርም ቢወጣ ደስ ይለኛል። ሰው ባለው ባአቅሙ ልክ ነው እንጂ መደገስ ያለበት ካለው ልክ። በቃ ይሄን ሰርግ ደግሼ ሙሉ ቤተሰቡን መበተን ማለት ነው። አንድ ልጅ በተዳረ ተብሎ ከዛ ቤተሰብ ውስጥ ሙሉ ቤተሰቡ የሚበተንበት የሚሰደድበት ሁኔታ ስላለ። እኔ እንደኛ ባህል በጣም የሚያስጠላ ባህል ነው ብዬ ነው። የምደመድመው ለሁለቶችም ተጋቢዎች የሚደረግ ወይም ደሞ የሚቀመጥ ሀብት የለም። ነገር ግን በሰርጉ ለህዝቡ ደግሶ ለህዝቡ ለሀገሬው ነው በሙሉ የሚጠራው ለሀገሬው በማብላት እነሱ ግን ባዶአቸውን የሚቀሩበት። ለተጋቢዎቸም አንድም የሚሰጡት ስጦታ የሌለበት ነገር ግር የቤተሰቦቻቸው ሀብት ለ ለሀገሬው ህዝብ ለግብዣ የሚደረግበት ሁኔታ ስላለ። ይህ ነገር አንድ ሰው በቻለው ባለው አቅም ልክ የልጆቹን ቢድር የሚል እንትን ነው ያለኝ ይሄ ነገር መስተካከል አለበት። በጣም ጎጂ ባህል የሆነበት ሁኔታ ስላለ። ህብረተሰቡ በዚህ ዙሪያ ላይ ግንዛቤ ኖሮት በአቅሙ ልክ ደግሶ ልጆቹን የሚደርበት ሁኔታ ቢመቻች። የተሻለ ነው የሚል ሀሳብ ነው ያለኝ

ሾርባ እወዳለሁ። እንግዲህ የሾርባ አይነቶች ሾርባን ከተለያዩ ነገሮች ማዘጋጀት እንችላለን። የስጋ አለ የአትክልት አለ የአጃ ሾርባ አለ የተለያዩ ሾርባ አይነቶችን ከተለያዩ የእህል አይነቶች ወይም ደግሞ ከአትክልት እና ከፍራፍር ከ አትክልቶች እና ከአዝርቶች ማዘጋጀት ይቻላል። እኔ ግን በጣም የምወደው የሾርባ አይነት የአትክልት ሾርባ ነው። የአትክልት ሾርባ እኔ በጣም አድርጌ ሁልጊዜም የምሰራው እና የምጠቀመው የሾርባ አይነት ነው። እና ሾርባ እኔ በጣም እወዳለሁ።

አዎ ነገሮችን ከመስራቴ እ ወይም ደግሞ ወደ ተግባር ከመግባቴ በፊት ነገሮችን ማሰላሰል በጣም እወዳለሁ። አስቤ አሰላስዬ አሰላስዬ ሰውን መጠየቅ ካለብኝ እ ሰዎችን ጠይቄ ነው። ስራዎችን የምሰራው እና እ በነገሮት ላይ ቀጥታ ወደ ስራ አልገባም። እ ማሰላሰል ደግሞ አሰላስዬ ነው ወደ ስራዬ ምገባው

ይቅርታ መጠየቅ ቀላል ነው። ማለት ቀላል ነው ማለት ቀላል ነው ብቻ አይደለም ይከብዳል። ነገር ግን ቀለል አድርገው ካዩት እሱም ቢሆን ቀላል ነው። ምክንያቱም ይቅርታ የምትጠይቅ ስላጠፋ ብቻ አይደለም። ተበድለህም ይቅርታ መጠየቅ ይቅርታ ማለት በጣም ትልቅ ነገር ስለሆነ ተበድሎም ይቅርታ ማለት የግድ አስፈላጊ ነው። መባልም ያለበት ነው። ምክንያቱም ይቅርታ በጣም ትልቅ